ጥራት ያለው ስራ በሚገባ ሰርቼ ማቅረብ እችላለሁ። በተሰማራውበት የስራ መስክ ውስጥ ሆነ ወይም እኔ በምችለው የስራ ሁኔታ ውስጥ የትኛውንም የስራ አይነት ቢሰጠኝ ስራውን በጥራት ሰርቼ መጨረስና በማጠናቀቅ ማቅረብ እችላለሁ። ምክንያቱም ለተሰጠኝ ሀላፊነት ስሜት የሚሰማኝ ሰው በመሆኔ

አዎ ኢሜል በደንብ ነው የምጠቀመው ብዙም ጊዜ ኢሜልን የምጠቀመው የተለያዩ መረጃዎችን ለመላላክ ወይም ለመለዋወጥ ኢሜልን እጠቀማለሁ። ከዛም ባለፈ የተለያዩ ዌብሳይቶች ወይም አፕሊኬሽኖችን አካውንት ለመክፈት ኢሜል እጠቀማለሁ። ስለዚህ ኢሜል መጠቀም እወዳለሁ